እድል አልፎ አልፎ እጠቀማለሁ ምክንያቱም ለቀለበትና ለ አንዳንድ ነገሮች የተለያዩ ማእድኖች እጠቀማለሁ። በብዛት ግን አብዛኛውን ጊዜ የባእድ ውጤቶችን ብዙ የምጠቀም አይነት ሰው አይደለም። ምክንያቱም ያን ያህል ተጠቃሚም አይደለሁም።

በብዙ ህዝብ መካከል መሆን ብዙ ጊዜ እፈራለሁኝ፣ አይመቸኝም። ምክንያቱም ከአስተዳደጌም አንስቶ በህዝቦች መካከል የመናገር፣ የመሄድ መሰል ነገሮችን የማድረግ ልምዱ የለኝም። በጣም አይን አይነፋር ምባል አይነት ሰው ስለሆንኩኝ እንደዚህ አይነት ነገር ብዙ ጊዜ አልለመድኩም።

በብዛት ይሄ ሸራ የሚባሉ ወርሳዎችን እጠቀማለሁ እነዚህ ቦርሳዎችም ብዙ ጊዜ ለመያዝ ቀላል የሚባሉ አይነት ቦርሳዎችን ነው የምጠቀመው። ለላፕቶፕ እና ለልብስ ነው የምትጠቀምባቸው። እርግጥ ነው በብዛት ቦርሳ ይዤ መዞር እንኳን አልወድም።